እኔ አትክልት ውስጥ ይሄን ያህል የምጠላው አለ ብዬ የማስበው ነገር የለም። አትክልት ያው ለሰውነታችን በጣም ጠቃሚ እንደመሆኑም አንፃር አንድም ለሰውነታችን በጣም አስፈላጊ ነው። አትክልት ብዙውን ጊዜ እኛ አካባቢ እኔ የምኖርበት አካባቢ አለ። ለምሳሌ ድንች አለ፣ ጥቅል ጎመን አለ፣ ጎመን አለ። ይሄም አትክልት ነው የምንለው። ሌላው ሙዝ አለ ውድም ቢሆን ብርቱካንም አለ፣ ማንጎ አለ፣ ሀብሀብ አለ አሁን ላይ። ይሄ ሁሉ ቆንጆ ነው። እኔ ሁሉንም አሁን የጠቀስኳቸውን ሁሉ እወዳቸዋለሁኝ። በብዛት ግን ማንን በጣም የምትወጂው ከተባልኩኝ ኮምጣጣ ያልሆነ ብርቱካን እወዳለሁ። ብርቱካን በጣም ነው የምወደው። ግን ያልኮመጠጠ ከሆነ። ከዛ ማንጎ እወዳለሁ። ሲቀጥል አቮካዶ፣ ዘይቱን እነኚህ እነኚህን ሀብሀብም እወዳለሁ። ግን ሀብሀብ ከእነኛ በላይ አይደለም የምወደው። በጣም ከላይ የጠቀስኳቸውን በጣም የምወዳቸው ናቸው። እና በጣም እጠቀማለሁኝም። ያው ትንሽ የኑሮ ውድነቱም ስለሚከብድ ነው እንጂ አትክልት በጣም ለሰውነታችን ተስማሚ ከአመጋገባችን ውስጥ ሁሌም አትክልት ቢኖር ይመረጣል። ስለዚህ አትክልት በጣም ወዳጅ ነኝ። ሌላው ሳላጣ ሳላድ በጣም ነው የምወደው። በጣም ነው የምወደው። እሱ እሱን ብጠቀም በጣም ደስ ይለኛል ሁሌም። እና ይሄ ነው እስካሁን ድረስ እወዳለሁ ብዬ የማስበው። በቃ ከአትክልት ውስጥ እኔ እጠላለሁ ብዬ የማስበው የለም እንደውም

ዶሮ የለኝም ለምንድነው? ዶሮ የሌለኝ እኔ የምኖርበት አካባቢ አፓርታማ ነው። ይሄ አፓርታማ ላይ ደግሞ ብዙ ጊዜ ዶሮ ማርባት ያስቸግራል። ቤቱም ጠባብ ነው። ሽታ ይኖራል ስለዚ ዶሮ የለኝም። ዶሮ እንዲኖረን አንድ ፍላጎት ሊኖረን ይገባል። ፍላጎት ማለት ዶሮ የማርባት ፍላጎት የመውደድ ፍላጎት እሱ ያስፈልጋል። ሌላው ደሞ ቦታው ለዶሮ ማርባት ወይንም ዶሮ እንዲኖረን አመቺ ቦታ ማዘጋጀት አለብን። ይሄ ማለት ምንድነው? አንድ ቦታው ሰፊ መሆን አለበት። ዶሮ ቤታችን ውስጥ ማርባት አንችልም። ለምንድነው? ሽታ አለው። ሌላው ደግሞ ቅንቅን የሚባል ነገር አለ ቅንቅን ያመጣል ስለዚህ። ዶሮ እንዲኖረን እነዚህ አሁን የዶሮ ቤቶች ከመኖሪያ ቤታችን ዞር ብሎ መቀመጥ አለበት። አንድ ሽታ ስለሚመጣ ያ ሽታ ደግሞ ሳይነስና የተለያዩ ጉንፏን በሽታዎች ሽታቸውም በጣም ከባድ ስለሆነ እንደዚህ አይነት ነገር አለ። ሌላው ዶሮ ሲኖረን በጥንቃቄ ጽዳት ያስፈልጋል ቤታቸውን ማጽዳት ከቤታችን ራቅ ያለ ቢሆንም። ማጽዳት ግድ ነው መጽዳት አለበት። እሱ ሲጸዳ ነው በቃ በስነ ስርዓት ዶሮ በቃ ትክክል ዶሮ አረባንም ኖረንም ብለን የምንለው ሌላው ዶሮ እንዲኖረን ምን ያስፈልጋል? የተመጣጠኑ ምግቦች ዶሮዎች መመገብ አለባቸው። ይሄ ማለት ምን ማለት ነው? አንድ እንዳይሞቱ በሰአቱ መድሃኒት ማግኘት አለባቸው። ምግብ በወቅቱ ማግኘት አለባቸው። ውሃ ማግኘት አለባቸው። እንደዚህ አይነት ነገሮች ህክምና ማግኘት አለባቸው። እንቁላል ሲጥሉ የሚጥሉበት ቦታ ምቹ መሆን አለበት ምግባቸው የተመጣጠነ መሆን አለበት። ማደሪያ ቦታቸው ከማዋያ ቦታቸው መለየት መቻል አለበት። ለምን? በሽታ እንዳይሆነው ሌላው ደግሞ ዶሮዎቻችንን ለምሳሌ ህፃናት ዶሮዎች አሉ ትልልቅ ዶሮዎች አሉ ለይተን ማስቀመጥ መቻል አለብን። ይሄ ማለት ምንድነው? ህፃናት ዶሮዎች ከትልልቅ ዶሮዎች ሳፎስቲኬሽን ውስጥ እንዳይገቡ የሆነ የተፋፈነ ሽታ ውስጥ እንዳይገቡ መለየት መቻል አለብን። እንደዛ የማናደርግ ከሆኑ ከሆነ ዶሮ ሊኖረን አይችልም ለምን ይሞታሉ ያሉትም ዶሮዎች። ሌላው ጤነኛ ዶሮና በሽተኛ ዶሮ ሊኖር ይችላል። ጤነኞቹን ከበሽተኞቹ መለየት አለብን። በሽተኞቹን ዞር አድርገን በህክምና ትሪት መደረግ አለበት። በአካባቢው በመድሃኒት መረጨት አለበት። የተመጣጠነ ምግብ መግባት መብላት አለባቸው ዶሮዎች እንደዛ የማይሆን ከሆነ ለዶሮዎች በጣም ከባድ ነው የሚሆነው።

አዎ በጣም ለሌሎች በጣም ማስተማር እችላለሁኝ ብዙ ጊዜ እንደውም ስራዬም ማስተማር ነው። ብዙ ጊዜ የማውቀውን ነገር ሁሉ ለሰዎች በሚገባ መልኩ ለማስተማር እሞክራለሁኝ። እጥራለሁኝም። ሰዎችም ሳስተምር ይገባል ምትናገሪዉም ነገር ግልጽ ነው ብለው ነው ብዙ ጊዜ የሚሰጠኝ አስተያየት እና ብዙ ጊዜ እኔ አስተምራለሁኝ። ለሌሎች ማስተማር እችላለሁ ብዙ ጊዜ እንደውም የማስተምረው አንድ የሆነ ነገር ግልጽ ካልሆነ እንዲረዱኝ ቆይ አንዴ አዳምጡኝ ብዬ በስርዓት ግልጽ አድርጌ አስረዳለሁኝ። ሌላው ደግሞ ብዙ ጊዜ እንደውም የማስተምረው በትምህርት በሰብጀክት ላይ ማትማቲክስን እና ፊዚክስን አስተምራለሁ አሁንም እያስተማርኩ ነው። መጀመሪያ ስለ እነሱ መጀመሪያ ምገባበት ማስተምራቸው ልጆች ከሆኑ ስለእነሱ አንዳንድ ነገር ማወቅ እፈልጋለሁ። ይሄ ማለት ትምህርቱን እንዴት ነው ይወዱታል ወይ? እንዴት ባስተምራችሁ ይሻላል የሚከብዳችሁስ ምንድነው? የሚለውን ነገር እጠይቃለሁኝ አስረዳለሁኝ እጠይቃለሁ በደንብ ከእነሱ ያላቸውን ኢንፎርሜሽን እሰበስብና ከዛ ከቀላል ወደ ከባድ ነው ምሄደው። ከቀላል ወደ ከባድ ስል መጀመሪያ ቀለል አድርጌ እያሳየኋቸው ይሄን ነገር እንዴት ያውቁታል? አያውቁትም? ሚለውን እያስረዳው በመሃል ጥያቄ እየጠየቅሁ ቸክ አደርጋቸዋለሁ። ቼክ የማደርገው እነሱ ያሉበትን ደረጃ የእውቀት ደረጃም ማወቅ ስለምፈልግ ነው። በተለያየ ጊዜ በእንደዚህ መልክ ቼክ አደርጋቸውና ያለውን ነገር እነሱ ጋር ያለውን ነገር አውቃለሁ። የእውቀት ደረጃቸውን እያወቁ እያወቁ ሲሄድ ማስረዳት እንዳለብኝ ራሴንም አውቀዋለሁ። ከዛ ግን የነሱንም ፍላጎት እጠይቃለሁ። ይህ ማለት ምንድነው? የነሱ ፍላጎት ማለት እንዴት ባስረዳችሁ ይገባችኋል። አስተያየት እጠይቃለሁ። ሌላው ደግሞ አሁን እያስተማሩክ ያለሁበት መንገድ ይመቻችኋል ወይ? ግልጽ ነው። ወይ ተረድታችሁታል? ወይ የሚለውን ብዙ ጊዜ ጥያቄ እጠይቃለሁኝ። አዎ ገብቶናል ግልጽ ነው። ተረድተነዋል እንደዚህ እንደዚህ ብታደርጊልን ካሉ እነሱ ባሉት መንገድ ለማስረዳት እሞክራለሁኝ። እና ብዙን ጊዜ እያስረዳሁ እያለም ጥያቄ እጠይቃለሁኝ። ምጠይቅበት ምክንያት ምንድነው ምን ያህል ተረድተዋል የሚለውን ነገር አውቃለሁ። ይሄ የቃል ጥያቄ በአፌ እጠይቃለሁ። አንዳንዴ ደግሞ በጽሁፍ እጠይቃለሁ በጽሁፍ ምጠይቀው ጥያቄውን እጽፋለሁ ከዛ እንዲሰሩልኝ ትንሽ ደቂቃ እሰጣቸውና ቼክ አደርጋችኋለሁ። እና በዚህ መልክ የማስተማር ዘዴን አስተምራለሁ። ሌለው ደግሞ በተለይም በአካባቢየ ለይ ትልልቅ ሰዎች አሉ። በግንባታውም ዙሪያ በኮንስትራክሽን ውስጥም ስላለሁኝ አንዳንድ ሰፈር ውስጥ የሆነ ጥያቄ ከተጠየቅኩኝ በስነ ስርዓት ግልጽ አድርጌ ለማሳወቅ እሞክራለሁ። ለምሳሌ አሁን በአካባቢያችን የቀለም የማስቀባት ሂደት ነበር። ህንፃዎችን እና መጀመሪያ ኮሚቴዎች የሰጡት ዋጋ ልክ አልነበረም። በጣም የተጋነነ ስለነበረ ሰርቼ ይሄ ይሄ ነው ብዬ አስረድቼ አምነው እኔ ባልኩት መልኩ እንዲሰራ ሆኖ ብዙ ሰዎች ወላጆችም ትልልቅ ሰዎችም። የማመስገን ነገርን ገጥሞኛል። እና ለሌሎች ያላዩትን ነገር ለማስተማር በሁሉ በእምነትም ቢሆን በምንም በማውቀው ነገር ማስተማር እችላለሁ። ምንም የማስረዳት ችግር የለብኝም አስረዳለሁ

እኔ አይስክሬም አልወድምም አልጠላምም ማለት አልችልም አይስክሬም ደህና ነኝ ባገኝ እጠቀማለሁ ግን ይሄን ያህል ፍቅሩ የለኝም። ብዙ ጊዜም አይስክሪም ተጠቅሜ አላውቅም እንደውም አስታውሳለሁ በቁጥር ከሁለቴ ከሶስቴ በላይ አይስክሬም ተጠቅሜ አላውቅም ወስጄ አላውቅም። ለምንድነው ብዙም ፍቅሩ የለኝም? ብዙ ጊዜ ግን ስንመለከት። ህፃናቶች በጣም አይስክሬም ይወዳሉ። አይስክሬም አሁን ህፃናቶች ብቻ ሳይሆን ትልልቅ ሰው ሰዎችም የመውደድ ነገር አለ አይስክሬም የሚወዱ በጣም ብዙ ሰዎች አሉ። እኔ ግን እንዴት እንደሆነ አላውቅም ብዙም ፍቅር የለኝም። ሌላው አይስክሬም የት የት አካባቢ ይገኛል ስንል አይስክሬም አንድ በቤቶች በአይስክሬም ላይ አሁን ብዙ ብዙ አይስክሬም ቤቶች እየተከፈቱ ነው። ህፃናቶችም ትልልቆችም በፍቅር እየመጠጡ ይሄዳሉ ይወስዳሉ እየወሰዱ ይሄዳሉ። እና አይስክሬም አሁን መሸጫ ቤት እንደበፊቱ አይደለም። ብዙ ቦታ አለ በየአካባቢው አለ ብዬ አስባለሁ። አለም ደግሞ እና ብዙ ሰዎች ይጠቀሙታል። በጣም ተደስተውም ነው እሚወስዱት። ሌላው አይስክሬም ዋጋውን ስንል እኔ የዋጋውን ነገር ብዙም አላውቅም። ስንት እንደሚሸጥም እርግጠኛ አይደለሁም። አላውቅም እኔ እንደው ለምን ብዙም ተጠቃሚ ስላልሆንኩ ዋጋውን ራሱ አላቅም። አይስክሬም ይጎዳል ወይስ ይጠቅማል ለሚለው? እኔ እንግዲህ ሰዎች በጣም ይወዱታል ቢጠቅማቸው ነው ብዬ ነው የማስበው። ግን በጣም በሞቃት ላይ ቅዝቃዜ ከተጠቀሙ የቶንሲል ነገርን ያመጣል ብዬ አስባለሁ። ግምት ነው ይሄ የኔ ግምት ነው። እና አይስክሬም ጥሩ ነው ብዙ ሰዎች አይስክሬምን በጣም ነው እሚጠቀሙት። በተለይ ህፃናቶች ጎረምሳ ሀጥኖች ፋየር ኤጅ ላይ ያሉ ሃይስኩል ተማሪዎች ኤለመንተሪ ተማሪዎች። እነኚህ ኬጂ ኪንገርጋርት ምናምን ያሉ ተማሪዎች በጣም ይውዱታል። በተለይ አሁን መዝናኛ አካባቢ ላይ አይስክሬም እየተመጠጠ ነው እምናየው እና ደስ ይላል። ብዙ አይነት የአይስክሬም መዓዛ ያላቸው አሉ። ለምሳሌ የወተት አለ የኢንጆሪ አለ የማንጎ የ አትክልት የተለያዩ መዓዛ ያላቸው አይስክሬሞች አሉ። ብዙ ጊዜ እሱን እየመጠጡ እዮስ እንትን ይላሉ ኢንጆይ ያደርጋሉ። ይዝናናሉ ብዙ ሰዎች ስለዚህ አይስክሬም የኔ ስለሰዎች አወራሁ እኔ ግን አይስክሬምን ብዙ አይደለሁም። እንደው ተጠቀምኩም እለውም ከአንድ ከሶስቴ በላይ አይደለም ብዙን ጊዜ ተጠቅሜ አላውቅም። እሱንም እኔ ገዝቼ አይደለም ሰው ገዝቶ ሰጠኝ ተጠቀምኩኝ እና ይሄ ነው። የአይስክሬም ያለኝ ነገር አንዴ ሶደሬ በልቻለሁ አስታውሳለሁ። እንደዚህ አስታውሳለሁ አዎ ሶደሬ ላይ ነው የተጠቀምኩት። ይሄ ነው አይስክሬም ላይ ያለኝ ነገር።

አመሰግናለሁ ብዙ ጊዜ በቴሌግራም መተግበሪያ ነው መልእክት ምልከው ሌላው በዋትሳፕ ላይ እልካለሁኝ። ለምን ሁለቱ መተግበሪያዎች ይቀሉኛል? የማገኛቸውም ሰዎች ብዙን ጊዜ በእንደዚህ አይነት መተግበሪያዎች ነው ሚጠቀሙት እና። ቶሎ ብዙ ሰዎችም ይሄን መተግበሪያ ስለ እነኚህን ሁለቱም መተግበሪያዎች ስለሚጠቀሙ። በእነኚህ ሁለቱ መተግበሪያዎች ብዙ ጊዜ መልእክት እልካለሁኝ። እኔ ከእኔ ጓደኞች ወይም የኔ ልልክላቸው ምችላቸው ሰዎች ብዙ ጊዜ ያላቸው እነኚህ ሁለቱ መተግበሪያዎች ናቸው። በተለይ ቴሌግራም ብዙ ጊዜ መልእክት ምልከው በሱ ነው። አሁን ላይ ስንመለከት ብዙ ሰው ኢትዮጵያ ላይ ሆኖ ውጭ ሀገር። በመተግበሪያ መልእክት መላላክ ይቻላል። ፎቶ መላላክ ይችላል። ድምጽ መላላክ ይችላል የጽሁፍ መልእክት እንዲሁም ደሞ መደዋወልም ይቻላል። በእነኚህ መተግበሪያዎች ላይ እና በጣም ቀላል ነው። ብዙም ሰው አሁን እየተጠቀመ ነው ብዙም ሰውም አለም ማለት ይቻላል። ብዙ ሰው ይጠቀመዋል ስለዚህ ይሄን መተግበሪያ ማናችንም ብንጠቀም አንድ እንደልብ ሩቅ ያለን ሰው ማግኘት እንችላለን። ሌላው ደግሞ መላክ ያለብንን ነገር ፎቶም ሊሆን ይችላል የተለያዩ ነገሮች ሊሆን ይችላሉ። አንስተን ወይም ስክሪንሹት አድርገን መላክ እንችላለን ለፈለግነው ሰው። እና በእነኚህ መተግበሪያዎች ብዙ መልእክቶችን መላላክ በግልጽ መላላክ ይቻላል። እና ይሄ ነው ያለው ነገር። ሌላው ደግሞ እነኚህ መተግበሪያዎች አንድ ስንመለከታቸው ቶሎ እንትኑንም ቱሎ ቶሎ ይልካል መልእክታችንንም የሆነ አይዞርም ብዙ ጊዜ ቶሎ በተለይ ዋትሳፕ ቶሎ የመላክ ነገር አለው። ቴሌግራምም ይልካል በፊት ላይ ግን ብዙ አይነት ፕላትፎርሞች ነበሩ። ብዙ አይነት መተግበሪያዎች ነበሩ። እነሱ እነሱ አሁን ቫይበር ስካይፒ ምናምን ብዙ ጊዜ አሁን አንጠቀመውም እኔ አላይም። ማየው መተግበሪያ አሁን ላይ እነኚህ ሁለቱ ዋትሳፕ እና ቴሌግራምን ነው። በእነሱ መተግበሪያዎች ግን አሁን ብዙ ሰው መልእክትን እንደ ልቡ የመላላክ ነገር አለ። እኔ በራሴ በኩል አሁን ስመለከት በዋትሳፕ እና በቴሌግራም መልእክትን እንደልቤ እላላካለሁኝ። እና እስካሁን በእነዚህ ነው ምላላከው። እንዲሁም ደሞ በስልክ በቴክስት አደርጋለሁ። ይሄን በዚህ በዚህ እላላካለሁኝ አንዳንዴ ደሞ መልእክቴን በቲክቶክ ላይ እጽፋለሁኝ። ሀሳቤን ሚያስተምር ከሆነ ወይንም ጥያቄ ምጠይቅ ከሆነ በእነኚህ መተግበሪያዎች መልእክት እልካለሁኝ። ይሄ ነው ያለው ነገር አመሰግናለሁ።

እኔ ብዙውን ጊዜ ልብሴን በእጄ አላጥብም ልብሴን በእጂ የማላጥብበት ምክንያት አንድ በማሽን ነው የማጥበው። አልችልም ብዙም እጄ ብዙም የማጠብ ነገር ልማዱ የለኝም። እና ብዙም አልችልም እና በዛ የተነሳ በልብስ ማሽን ነው የማጥበው። ሌላው ደግሞ እኔ በልጅነቴ ሆኜ ልብስ ማጠብ ብዙ ልማድ አልነበረኝም ቤተሰቦቼ ነበሩ ልብሴንም የሚያጥብልኝ። እና ከዛ በኋላ ለተወሰነ ጊዜ ብቻዬን ስኖር ልብሴን ማሽን ከመኖሩ በፊት በእጄ አጥብ ነበረ። ግን በእጄ ሳጥብ በጣም ሰልሽቶኝ መሮኝ ነው የማጥበው። እና በእጅ ማጠብ ጥሩ ነው ማስለቀቅም አለ እሽት ማድረግ ይቻላል። ግን ድካሙ ምንድነው? እጅ ያደክማል የእጅ መገጣጠሚያዎች በጣም ነው የሚደክሙት። በዚህን ጊዜ ትንሽ የመሰልቸት ነገር ያመጣል። አንጻራዊ በማሽን ማጠብ ይሻላል። በእጅ ማጠብ ይሻላል ስንል በማሽን ስናጥብ አንድ ጉልበታችንን እንቆጥባለን ሳሙናም እንቆጥባለን። በማሽን ሲታጠብ እኔ ይመስለኛል። በማሽን ሲታጠብ እነኚህ ጥቅም አላቸው። በእጂ ስናጥብ ደግሞ ምን አይነት ጥቅም አለው? አንድ ውሃ እንቆጥባለን። ሌላው ደግሞ ልብሳችንን በደንብ የማሸት ነገር አለ እናሻለን ያን ልብስ ስናሽ በተለይ ኮሌታ አካባቢ ኪስ አካባቢ በማሽን ከሚያሸው በእጅ የምናሸው የመጽዳት ነገር አለው። እና ጥቅም አለው በእጅ ማጠብ። ሌላው በእጅ ስናጥብ እንደ ዲስአድቫንቴጅ እንደ ችግር ብዬ የማስበው በእጅ ማጠብ አንድ ድካም አለ። ያ ድካም ደግሞ ሰውነታችንም በጣም ብዙ ሰዓት ይፈጃል ያደክማልናል ሌላው ጊዜ ጊዜ ይወስዳል በእጂ ማጠብ በጣም ረዥም ጊዜ ይወስዳል። በማሽም ማጠብ ግን በጣም በአጭር ጊዜ አጥበን መነሳት እንችላለን። ስለዚህ ልብስ በእጅ አጥባለሁ ግን ማጥባቸው ግን በጣም ትንንሾች ፓንት ካልሲ ሊሆን ይችላል። ከዛ ውጪ ብዙም በእጅ የማጥበው ነገር የለም። እና የሸማ ነጠላ እና ጥበብ የሀበሻ ልብሶች በእጅ አጥባለሁኝ። አዎ ብዙም ማሽን ውስጥ እሱን አልጠቀምም አሁን ላይ እነኚህ እነኚህን ነው የማደርገው። እና በእጅ ማጠብ ለእነዚህ ካልሆነ በስተቀር ትንሽ የሚከብድ ነገር ነው። እና አሁን ላይ የማጥበው በማሽን ነው። በእጄ የሀገር ልብስ ካልሲ ፓንት በቃ ለጊዜው ማሽን እንዳላስነሳ ለቅለቅ ላደርግ የምችለው ከሆነ በእጄ ላጥብ እችላለሁ። እንጂ ብዙ ልብስ በእጄ አላጥብም ብዙ ልብስ የማጥበው በማሽን ነው።

እኔ ብዙ ጊዜ መስመር ላይ እዚህ ጋር አላዳምጥም። መስመር ላይ ማለት እምገባኝ በ መንገድ ላይ መሰለኝ። መንገድ ላይ እኔ በየትኛውም በምን እንዴት? ሙዚቃ መንገድ ላይ ይደመጣል አንድ በኤርፎን ከሆነ አዎ ልክ ነው። በኤርፎን ከሆነ ሊደመጥ ይችላል እኔ ግን የእሱ ልማድም የለኝም አላዳምጥም። ግን በ ታክሲ ውስጥ ወይም የትኛውም ትራንስፖርት ላይ ከተከፈተ ልሰማ እችላለሁ ግን ስራዬ ብዬ ከፈቸ የማዳምጥ ሰው አይደለሁም። በመስመር ላይ። ሌላው በመስመር ላይ ብዙ ጊዜ ሙዚቃ የሚያዳምጡ ሰዎች አሉ ሙዚቃ እማያዳምጡ ሰወች አሉ። ሙዚቃ እምያዳምጡ ሰውች አሉ አንዳንዴ አንድ መንገዱ ሳያስቡት እንዳያልቅላቸው እንዲያልቅክላቸው ሊያዳምጡ ይችላሉ። ሌላው በመስመር ላይ የሚያዳምጡ ሰዎች ደግሞ አንዳንዴ በሆነ ሀሳብ ውስጥ ከሆነ እራሳቸውን ለመርሳትም ሊሆን ይቻላል። ወይንም የሆነ የሚፈልጉት አይነት ሙዚቃ ሊሆን ይችላል የፍቅር የሚያስታውሱበት ወይንም የሚያዝኑበት ወይንም የሚደሰቱበት ወይንም በጣም የሚወዱት ሙዚቃ ከሆነ ሊያዳምጡ ይችላሉ ብዬ አስባለሁ። እና ጥቅምም አለው በጣም አንድ እራስንም ያዝናናል ያስተክዛልም ያዝናናልም ብዙ ሀሳብ ውስጥ እንድንገባም ያደርጋል። ሙዚቃ መስመር ላይ የምንሰማቸው ሙዚቃ እንድዚህ አይነት ነገሮች አሉ። ሙዚቃ ሌላው እንደ ጥሩ ያልሆነ ጎኑ ብዬ ሳስብ በመስመር ላይ ሙዚቃ ማዳመጥ አንድ ለምሳሌ መኪና እየነዳን ከሆነ በሙዚቃው ተመስጠን መሪም አላስፈላጊ አደጋ ውስጥ ልንገባ እንችላለን። ስለዚህ በመስመር ላይ ሙዚቃ የምናዳምጥ ከሆነ በጣም ማስተዋል ይጠበቅብናል። ከዛ ውጪ ግን እግረኛ እንኳን የሆነን ስንሻገር ሙዚቃ እየሰማን ከሆነ ከኋላችን ምን አይነት መኪና ይምጣ ምን አይነት ነገር ልባችን ሙዚቃው ላይ ስለሆነ ሳንሰማው ብዙ ነገር ችግር ሊፈጠርብን ስለሚችል። በመስመር ላይ ሙዚቃ ስንሰማ በደንብ ራሳችንን ጠብቀን ወይንም አስተውለን መሆን አለበት። እና በመስመር ላይ ሙዚቃ መስማት ጥቅምም አለው ጉዳትም አለው። እንዳልኩት ጥቅሙ አንድ ራስን ለማዝናናት ይጠቅመናል። የሚያስተክዘን ነገር ለመርሳት ይጠቅመናል። ሌላው ደግሞ ወደነው የምንሰማው ሙዚቃ ሊሆን ይችላል። እንደዚህ እንደዚህ ይሄ ጥቅም ነው ብዬ ነው የማስበው። ጉዳቱ ብዬ ደግሞ የማስበው ደግሞ ለምሳሌ መኪና እየነዳን ከሆነ ሌላ ሙዚቃ ውስጥ ሀሳባችን ምስጥ ብሎ የማይሆን አደጋ ውስጥ ልንገባ እንችላለን። መኪና እየነዳን ከሆነ ሌላው ደግሞ በመኪና ውስጥ ዝም ብለን እየሄድን ከሆነ ይሄ ማለት በእግራችን ሶሪ በእግራችን እየሄድን ከሆነ ደግሞ። አንድ ሳናይ ሌላ መኪና ሊገጨን ይችላል። ከሰውም ጋር ልንጋጭ እንችላለን ስለዚህ ስንሰማ በማስተዋል ሆነን መስማት አለብን። ዙሪያ ገባችንን ቼክ በማድረግ እንጂ ሙዚቃው ላይ ብቻ ትኩረት የምንሰጥ ከሆነ ለተለያዩ አደጋዎች ልዳርግን ይቻላል ብዬ አስባለሁ። ጥቅምም ጉዳትም አለው።

መዘመር እኔ በጣም ነው የምወደው። ብዙ ጊዜ እንደውም ከመዝፈን ይልቅ መዘመር እወዳለሁ። እራሴን እንድፅናናም ያደርገኛል። ስዘምር ፈጣሪዬን እንዳስብ ይረዳኛል። በመዘመር ጸሎቴን አደርጋለሁ። ስዘምር በጣም ውስጤ ይደሰታል። ያስተክዘኛልም በምዘምርበት ጊዜ ፈጣሪዬንም እንደምለምነው እንደምፀልየውም እንደምፀልይም ነው ውስጤ የሚነግረኝ ስለዚህ እዘምራለሁኝ። መዘመር ጥሩ ነው። ከፈጣሪ ጋር ያገናኛል። መጽሐፍ ቅዱስ ምን ይላል? ደስ ያለው ቢኖር ይዘምር ያዘነ ቢኖር ይጸልይ ነው የሚለው ስለዚህ። እኔ ስደሰትም ሳዝንም ስተክዝም ብዙ ጊዜ በመዝሙር ነው ራሴን መርሳት የምፈልገው። እኔ እወዳለሁ በጣም መዘመር። እኔ መዘምር ነው እንጂ መዝፈን ብዙ አይደለሁም። ሌላው አንዳንድ ሰዎች ብዙ ጊዜ ሲዘምሩ እኔ እንደ ስብከት የሚቆጥሩት አሉ ልክም ነው። መዘመር ወንጌልንም ያስተምራል ጸሎትንም ያስተምራል። አንዳንድ ሰዎች በመዘመር መልእክታቸውን ለፈጣሪ ያስተላልፋሉ። አንዳንድ ሰዎች ደግሞ ዜሞው ደስ ስላላቸው ብቻ የሚዘምሩ አሉ። አንዳንዱ ደግሞ መልእክቱን ብቻ መልእክቱን የሚከተል አለ። መልእክቱንና ዜማውንም የሚከተል አለ። እና እኔ የሚመስለኝ መዘመር የሚሆን መወደድ አለበት ብዬ የማስበው መልክቱ አንድ ከምንም በላይ ነው። ከዛ ውጪ ደግሞ ዜማው ልብ ሰባሪ አሳዛኝ መልእክት አስተላላፊ ለጆሮ ማራኪ መንፈሳዊ ያሬዳዊ ዜማ መሆን አለበት ብዬ አስባለሁኝ። ስንዘምር ስለዚህ በምንዘምርበት ጊዜ የተለያዩ ነገሮችን ወስደን ውስጣችን አስገብተን ነው መዘመር አለብን ብዬ የማስበው። በምንዘምርበት ጊዜ ሌላው ደግሞ ዝም ብለን በአፋችን መለፍለፍ ሳይሆን ከውስጣችን ከልብ የመነጨ ትኩረት ሰጥተን ፈጣሪያችንን በማሰብ መዘመር አለብን። ይሄ በጣም እንደ ወንጌልም ነው እንደ ትምህርትም ነው። በምንዘምርበት ጊዜ አምላካችንን እናስደስተዋለን። ማንም ሰው ቢሆን ከሚዘፍን ይልቅ ቢዘምር ፈጣሪያችን ይረካል። ለምን? የሚዘፍን መንግስተ ሰማያትን አይወርስም ይላል። ስለዚህ በመዘመር ውስጥ ደግሞ አንድ የልብ ስብራት አለ። ሌላው መጽናናት አለ። ሌላው ደግሞ ወንጌል ስብከት ነው። መደሰትም አለ መጽናናትም አለ ስለዚህ ማንም ሰው ቢኖር ቢዘምር ይጠቀማል እንጂ ይጎዳል ብዬ አላስብም። ስለዚህ መዘመር ጥሩ ነው። እኔ በራሴ በኩል መዘመር እወዳለሁ። እንደውም ብዙ ጊዜ ቤቴ ውስጥ እንደው ዘጠና አምስት ዘጠና ዘጠኝ ፐርሰንት ማለት ይቻላል። የቤተክርስቲያን ነገር ነው የሚከፈተው እዘምራለሁኝ በጣም እደሰታለሁኝ። ካዘንኩም ለኔ ለኔ ብቻ እንደውም ያ መዝሙር ለኔ የወጣ እኔን ሊነካኝ እኔን የሚነካኝ መዝሙሮች ሁሉ አሉ። አንዳንዴ እኔን ሊያስተምረኝ የሚዘመር መዝሙር ሁሉ ያለ ይመስለኛል። እና በምዘምር በሚዘምርበት ጊዜ ውስጤ ይሰበራል ያዝናል። ከንፈሬን እመጣለሁ እደሰታለሁ እልል እላለሁ አምላኬን አመሰግንበታለሁ። ስለዚህ መዘመር በጣም አድርጌ እወዳለሁኝ። ሁላችንም እንውደድ መዘመር

ከአለቃዬ ጋር ግንኙነቴ ጥሩ ነው። ከዚህ በፊት ተቀጥሬ እሰራ ነበረ በዛን ጊዜ ከአለቆቼ ጋር መልካም ግንኙነት አለኝ። አንድም ከአለቃ ጋር መልካም ግንኙነት የሚያደርገው ምንድነው? አንድ በሰአቱ ስራ ገበታ ላይ መድረስ ነው። በሰአታችን ስራ ገበታችን ላይ የምንደርስ ከሆነ ከአላቃችን ጋር ጥሩ ግንኙነት ይኖረናል። ሌላው ከአለቃ ጋር ጥሩ ግንኙነት እንዲኖር የሚያደርገው አንድ የተሰጠንን ስራ በአግባቡ መወጣት ነው። ይህ ማለት ምንድነው? ለምሳሌ ዛሬ፤ በአንድ ሰዓት ውስጥ የሆነ ነገር እስከዚህ እስከዚህ ሰዓት ይሄን ነገር ስራልኝ ብሎ ከሆነ እኛ አሁንም እማንጨርስ ከሆነ ስራችንን አስቀምጠን ወዲህና ወዲያ በማለት የምናበዛ ስራችን ላይ ፍቅር የማይኖረን ከሆነ ተግተን የማንሰራው ከሆነ፤ ይሄ ከአለቃ ጋር ያለውን ግንኙነት ያሻክራል። ግን በአግባቡ የምንሰራ ከሆነ የተሰጠንን በአግባቡ ሰርተን ለማጠናቀቅ የምንሞክር ከሆነ ይሄ ከአለቃ ጋር ጥሩ ግንኙነት እንዲኖረን ያደርጋል። የማናውቀው ነገር ካለ ደግሞ ወይንም በሰአቱ ያ ስራ እየሰራን በጣም ትኩረት ሰጥተን እየሰራን ላያልቅልን የሚችል ከሆነ ሄደን ጠጋዬ ብለን ለአለቃችን ጥሩ በጥሩ ድምጽ ቅላጼ በጣም ሀይለኛ ሆነን ተቆጥተን ሳይሆን ለስለስ ብለን ለማስረዳት በተረጋጋ መንፈስ መናገር ያላለቀልኝ ከዚህ አንግል ነው። ስለዚህ ይሄን ነገር አላለቀልኝም። ስለዚህ እንዲህ የዚህ ባደርገው ጨርሰዋለሁ ትንሽ ሰዓት ጨምርልኝ ብለን በትህትና መጠየቅ ይሄው እስካሁን እየሰራሁ ነው ብለን ብንነግረው ጥሩ አይነት መልስ እናገኛለን። ስለዚህ ከአለቆቻችን ጋር ጥሩ ግንኙነት እንዲኖረን ጥሩ አንደበት፤ በሰአት በገኘት፤ ለስራችን ታማኝ መሆን፤ ሌላው የሚመጡትን ከስተመሮች በስርዓት ማናገር። ሌላው ለተቀጠርንበት ድርጅት ወይንም ለገባንበት ቦታ ታማኝ መሆን። እና በተሰጠን ሀላፊነት የተሰጠንን ሀላፊነት በአግባቡ መወጣት ነው። የማንወጣ ከሆነ ደግሞ ያለን ግንኙነት ጥሩ አይሆንም። ስለዚህ ሁሌም ከአለቆቻችን ጋር የምንገናኝ ግንኙነታችን ጥሩ የሚሆነው፤ በአግባቡ የተሰጠንን ስራ ስንሰራ በሰአቱ ስንገኝ ስናከብር ሰውን የተነገረን ነገር ስናደምጥ፤ ያልገባንን ስንጠይቅ፤ እና ጥፋት እንኳን ካለ ይቅርታ ስንጠይቅ ጥሩ ግንኙነት ይኖረናል ብዬ አስባለሁ። እንደዛውም ደግሞ በተቃራኒው ጥሩ ግንኙነት የማይኖረን አንድ አርፍደን የምንገባ ከሆነ ለስራችን ታማኝ ካልሆን ብዙም ስራው ላይ ትኩረት የማንሰጥ ከሆነ ሌላው ደግሞ ከሰዎች ጋር ያለን ነገር ቁጣ በንዴት ቁጣ በተሞላ ጥሩ ያልሆነ ንግግር መልስ መመላለስ የምንመላለስ ከሆነ፤ ይሄም ያጋጫል። ከአለቆቻችን ጋር ግንኙነታችን ጥሩ እንዳይሆን ያደርጋል። ስለዚህ ሁለት ጎን አለው ከአለቃ ጋር ጥሩ መሆን አለ ጥሩ አለመሆን አለ። ጥሩ የሚያኮነን ቅድም ገልጫለሁ ሌላው ደግሞ ታማኝ አለመሆን ከለቆቻችን ጋር ግንኙነታችን እንዲሻክር ያደርጋል። ስለዚህ ከአለቆቻችን ጋር ጥሩ ግንኙነት እንዲኖረን ጥሩ መሆን ከላይ ብዙ የጠቀስኳቸው ጥሩ የምንሆንበት ዘዴ አለ እሱን መከተል ጥሩ እንዳንሆን ደግሞ የሚያደርጉን ነገሮች አሉ። እሱን ካስከተልን ጥሩ አንሆንም። ጥሩውን የምንከተል ከሆነ ደግሞ ጥሩ እንሆናለን ማለት ነው አመሰግናለሁ።

መብራት ሲቆረጥ የማደርጋቸው ነገሮች አንድ መጀመሪያ እንዳይቆረጥ ማድረግ ነው እንዳይቆረጥ በሰአቱ መክፈል የተጠቀምንበት እስከሆነ ድረስ ለመብራት ሀይል ሄደን ወቅቱን ጠብቀን የተሰጠን የጊዜ ገደብ አለ ያንን ጊዜ ገደብ ጠብቀን እንዳይቆረጥ ማድረግ ነው። ሌላው ደግሞ አንዳንዴ መብራት የሚቆረጥበት ምክንያት አንድ በወቅቱ አለመክፈል ነው ሁለት ደግሞ ምንድነው? መተው ቆጣሪው በሚቆጠርበት ጊዜ የተጠቀምንበት እና የቆጠረው በጣም ኦቨር ከሆነ አንድ ሰው የተጠቀምኩት ይሄን ያህል ነው የመጣው ግን ይሄን ያህል ነው ይልና ክርክር ይፈጥራል። በዛን ጊዜ ምን ያልፋል ጊዜው ገደቡ ያልፋል የሚከፈልበት ጊዜ ያልፋል በዚህን ጊዜ እንዲቆረጥ ይጋብዛል። ጊዜ ስለዚህ መሆን ያለበት ሁል ጊዜም እንዳይቆረጥ ብዙስ ማናገር አለብን። ሄደን ይሄ ይሄ እንደዚህ ነው እንዲህ እንዲህ ልከፍል ፈልጌያለሁኝ መብራት ልከፍል ፈልጌ ግን የቆጠረው እኔ የተጠቀምኩት ይሄን ያህል ነው። እስቲ ይመርመርልኝ በሰአቱ እንዳይቆረጥብኝ ብለን ወቅቱን ጠብቀን ቶሎ መጠየቅ ያለብንን ቦታ ሄደን መጠየቅ። አንዳንዴ ይሄንን የሚመለከተው ሰው ሌላ ሆኖ እዛ ጋር የምንጠይቀው ግን ሌላ ሰው ነው በዚህን ጊዜ ጊዜው ያልፋል ይራዘማል። ምን ይሆናል መብራቱ እንዲቆረጥ የመጋበዝ ነገር አለ። ስለዚህ ይሄ እንዳይሆን መጠየቅ ያለብንን ሰው ለይተን ማወቅ ማናገር ያለብንን ሰው ከዛ ነው ነገሮች የሚስተካከሉት። አልያ ግን ነገሮች አይስተካከሉም መብራታችንም እንዳልነው ሊቆረጥ ይችላል። ስለዚህ ማስተካከል ነው ይሄ ነው እኔ የሚገባኝ ነገር መብራታችን እንዳይቆረጥብን ማድረግ ያለብን ነገር በወቅቱ መክፈል ነው። የምንጠይቀውም ጥያቄ ወይንም የምናቀርበው ቅሬታም ካለ በወቅቱ ቅሬታችንን አቅርበን ቶሎ ሪፖርት ማድረግ አለብን። ከዛ ውጪ ምንም ሊሆን አይችልም። ሌላው ሌላ ራሱ ችግር ካለ እንኳን ካልን ቶሎ ቅሬታችንን ለሚመለከተው አካል በማቅረብ እንዳይቆረጥብን መከላከል እንችላለን ማለት ነው። ግን ሁሉንም ነገር በመረጃ ማለት ነው። መረጃ ሳይኖረን በአፍ ብቻ ዝም ብለን ሄደን የምንከራከር ከሆነ አንድ ድርጅቱንም ሊቆጥር የመጣውንም ግለሰብ ስም ማጥፋት ሊሆን ስለሚችል ጥንቅቅ ብለን ነው ማድረግ ያለብን ብዬ አስባለሁ። አመሰግናለሁ ስለዚህ ያለኝ ነገር ይኸው ነው።

እኔ ብዙ ጊዜ የድሮ ፎቶዎቼን አልይዝም ግን በጣም የሚገርመኝ ነገር የድሮ ፎቶዎችን መያዝ በጣም ጥሩ ነው ብዬ አስባለሁ። በተለይ የልጅነት ፎቶን መያዝ ደስ ይላል ትውስታም ነው ደስ ይላል ትውስታም ነው ስለዚህ የድሮ ፎቶዎችን መያዝ ጥሩ ነው ብዬ አስባለሁ። ብዙ ሰዎች የድሮ ፎቶዎቻቸውን በጣም በአልበም ውስጥ ከተው በቃ ብቻ የሆነ አቀናጅተው ዶክመንት አድርገው የሚይዙ ሰዎች አሉ እኔ የራስ እና አንዳንዶቹ ደግሞ አይደለም የድሮ ፎቶን ያሁኑን ፎቶ እንኳን በአግባቡ የማይዝ ብዙ ሰው አለ። እና የድሮ ፎቶን መያዝ ጠቅሞ ምንድነው ስንል አንድ ያለፈን ትውስታን ይጭራል ትውስታ ትዝታን ይጭራል እና ይሄ ደስ ይላል የድሮ ፎቶን መያዝ ትዝታ ነው። ሌላው የድሮ ፎቶ መያዝ ምንድነው ጥቅሙ ስንል የድሮን ፎቶ በምንይዝበት ጊዜ የተለያዩ ነገሮችን እንድናስብ ይረዳናል። ይህ ማለት በቃ ያለፉን ታሪኮች እንድናወራ እንድናወሳ ይረዳናል ይሄ ደስ ይላል። አሁን ራሴ ጋር ስመጣ የድሮ ፎቶዎች አሉ ቤተሰቦቼ ጋር የድሮ ፎቶዎች አሉ እኔ ግን የድሮ ብዙ ጊዜ አስታውሼ ማየትም ነገር የለኝም። እና የመያዝም ነገር የለኝም አሁን በቅርብ አንድ የገጠመኝ ትዝታ አለ ከዚህ በፊት ረጅም አመት የተነሳሁትን ፎቶ ከቤተሰቡ አንዱ አካል ከወንድሜ ልጅ ተልኮልኛል እና በቃ እሱን ሳየው የሆነ በቃ ትልቅ ትዝታና ግርምት ፈጥሮብኛል ደስም ብሎኛል እና እንደዚህ አይነት ነገሮች ደስም ይላሉ ግርምትም ይፈጥራሉ እና ደስ ብሎኛል እውነት ለመናገር እና እንደዚህ አይነት ነገሮች አሉ እንደዚህ አይነት ነገሮች ሲፈጠሩ ውስጥን ይረብሻልም ያስደስታልም። ትዝታ ወደኋላም ነው ይመልሳል የድሮ ፎቶውን ሲያዝ ወደኋላ ማንነትን ማየት ይቻላል ዛሬ ያለንበትን እና ትናንትና የነበርንበትን ፊዚካላችንን ፊታችንን ውበታችንን እና ያለንን አቋም ማየት ይቻላል። ሌለው አንዳንዴ አንተን አንተ አይደለም የሚል ሰው ወይንም የሆነ አደጋ ብደርስብን እንኳን ፊታችን ላይ የድሮ ፎቶዋችን ለሰው ማሳየት እንደ ትዝታ ስለሆነ የድሮ ፎቶን መያዝ ጥቅም አለው ብዬ አስባለሁ ይሄ አንድ ነው እና አንዳንዴ ደግሞ የሆነ ቦታ በዚህ ዓመተ ምህረት የተነሳሽው ፎቶ አለ ይባል ሰዎች ቢጠይቁ ብሎ ማሳየት ይቻላል። ሌላው ከተለያዩ ሰዎች በጓደኛ ወይም ከቤተሰብ ሊሆን ይችላል ትዝታን በዛ ሰዓት አብሮ ተነስቶ ከሆነ ይኸው የድሮ ስንገናኝ ወይም አብረን የሆነ ሻይ ቡና ምግብ መሳም ራትም ብንበላ የድሮ ፎታችን ብለን ስናሳይ እውነት ፅታን ይጨርብናል። በጣም ትልቅ ፅታ ነው ስለዚህ የድሮ ፎቶን መያዝ ጥቅም አለው ብዬ አስባለሁ። በእኔ በኩል ግን ሳስብ የድሮ ፎቶ ትይዛለህ ለሚል እኔ የድሮ ፎቶን አልይዝም ይዤም አላውቅም። አሁን በቅርብ ብቻ ቅድም እንዳልኩት አንድ ፎቶ ተልኮልኛል ከሰዎች ጋር ነበረ ለብቻዬ ብቻ አውጥተው አንስተውት ልኮልኛል አንዱ የህንድሜ ልጅ እና ደስም ብሎኛል ትዝታም ፈጥሮብኛል። ወደፊት ግን የድሮ ፎቶዎቼን ለመሰብሰብ እቅድም አለኝ አላማም አለኝ አመሰግናለሁ።

የወተት ተዋጾዎች እወዳለሁኝ ደስም ይሉኛል ለምሳሌ ወተት ራሱ እወዳለሁ እርጎ በተለይ በጣም ነው የምወደው። ሌላው የወተት ተዋጾ የምንላቸው አይብ ነው አይብም። አልጠላም። ግን ያው ስበላ ብዙ ጊዜ ውስጤን ያመኛል ሆዴን ያመኛል። እና በዛ ትንሽ አይብ ብዙም አይደለሁም አልጠላም ግን ብዙም አይደለሁም። ሌላው ደግሞ እርጎ ነው። ሌላው ቂቤ ቂቤ የወተት ተዋጽኦ ይባላል እሱም ቂቤ አንድ ፀጉሬን እቀባለሁ። ለምግብነት እጠቀመዋለሁ። እና እንዲህ አይነት የወተት ተዋጽኦዎች በጣም ያስደስቱኛል። በተለይ ቂቤ በጣም ኢንተረስቲንግ ነው። ለጸጉር እርጎ በጣም ጥሩ ነው። እነኚህ የወተት ተዋጽኦዎች የሚባሉት እንዴት ይካሄዳሉ? እንዴት ነው ፕሮሰሳቸው? ስንል አንደኛ የወተት ተዋጻኦ የምናገኘው ወተትን በማርጋት በሆነ እቃ ውስጥ የሆነ እቃ አጽድተን አስቀምጠን ወተትን ውስጡ ንጹህ ወተትን በመጨመር መጀመሪያ ምን ይደረጋል እርጎ ይሆናል። ያ እርጎ ለእርጎነት ብቻ የምንጠቀም ከሆነ እንጠጣዋለን። አንድ ይሄ ነው። ሌላው ሁለተኛው ደግሞ አሁንም እርጎ እያረጋነው ድጋሚ ሌላ እቃ ላይ ለሌላ ፕሮሰስ ከሆነ እናረጋና መጀመሪያ ምንድነው የምናደርገው? ቅቤ ለማውጣት ከረጋ በኋላ ይናጣል ይናጣል ከተናጠ በኋላ ቼክ ይደረግና ቅቤ እንደወጣና እንዳልወጣ ቅቤው ከአናቱ ተገፍፎ ይወጣለታል። ያ ቅቤ ነው ፕሮሰሱ። አንዱ ተዋጽኦ ቅቤ ነው አንዱ ደግሞ እርጎ ነው። እስካሁን ካየነው ሌላው እዛ ቅቤው በወጣው ላይ ደግሞ ምንድነው የሚደረገው? አሬራ ይባላል። አሬራው ብዙ ጊዜ ለተሰበሩ ሰዎች ጠንክሰው ጠንካራ እንዲሆን አሬራ ይጠቅማል። ይጠጣል። ሌላው የአሬራ እሱም አንዱ የወተት ተዋጽኦ ነው። ሌላው ደግሞ ምን ይደረጋል? ይ እሳት ላይ ይጣዳል በእንስራ በአነስ ባለች እንስራ ይጣድና ትንሽ ሲንተከተክ ጠንከር ሲል በእጅ ወይም በማንኪያ ይታያል እሱ አይብ ይባላል። ያ አይብ እሱን አንዱ የወተት ተዋጽኦ ነው። አይቡ ተጠንፍፎ በእቃ ላይ ከአይቡ ከተቀቀለ በኋላ አይቡ ሲጠነፈፍ የሚወጣው ፈሳሽ ውሃ መሰል ነገር ነጣ ያለ መሰል ነገር እሱ ደግሞ አጓት ይባላል። እሱ አ አጓት አንዳንዴ ጥጃዎች ወተት አልጠግብ ካሉ የእናታቸውን ወተት መጥባት ካነሰባቸው እሱን አግቶ ይሰጣል። እሱ አንዱ የወተት ተዋጽኦ ነው ይሄ ነው። የወተት ተዋጽኦ የምንለው ሌላ የማውቀው ይሄንን ነው እስካሁን ድረስ።